በእኛ አካባቢ ብዙ ባህሎች አሉ ብዙ ባህሎች እንደመኖራቸው መጠን ሰርግም የሚከበርባቸው መንገዶች የተለያዩ ናቸው። ለምሳሌ እኔ የምኖርበት አካባቢ በተለይ ወደ ከተማው አካባቢ ሰርግ የሚከናወኑባቸው መንገዶችን ለመመልከት ብንሞክር በመጀመሪያ ደረጃ ሁለት ሊጋቡ ያሰቡ ሰዎች እርስ በእርስ ለመጋባት ፈቃደኛ ከሆኑና የሰርግ ቀናቸውን ለመወሰን ፈቃደኛ ከሆኑ በኋላ ወንዱ ወደ ሴቷ ቤት ሽማግሌዎች ይልካል። ስለዚህ የተላኩት ሽማግሌዎች የሴቷ ቤት በመሄድ ልጃችሁን ለልጃችን የሚል ጥያቄ ያቀርባሉ። ከዛ በኋላ የሴቷ ወላጆች የሚጠይቋቸው ጥያቄዎች አሉ። ምን አይነት ስራ ነው የሚሰራው? ልጃችንን ብንሰጠው እንዴት አድርጎ ያስተዳድራታል? ከዛ በተጨማሪ ምን በመስራት ነው የሚተዳደሩት? ምን ሀብት አለው? እና የመሳሰሉት ጥያቄዎችን ይጠይቋቸዋል። ከዛ ሽማግሌዎቹም በቂ የሚባል መልስ ለልጅቱ ወላጆች ወይም ደግሞ ለወደፊቷ ሙሽራዋ ወላጆች ምላሽ ይሰጣሉ ማለት ነው። ከዛ በኋላ ወላጆቹ ግራ ቀኙን አይተው ሰውየው ወይም ደግሞ የወደፊት ባሏ ያስተዳድራታል ወይም ይመቻታል ብለው የሚያስቡ ከሆነ ፈቅደናል ብለው እጃቸውን ወይም ሀሳባቸውን ይሰጣሉ ማለት ነው። ከዛ በኋላ ይህንን ምላሽ ይዘው የወንዱ ወይም ደግሞ የወደፊት ሙሽራው ሽማግሌዎች ወደ ሙሽራው ጋር ይሄዱና ሀሳቡን ይገልጻሉ ማለት ነው። ከዛ በኋላ እንደተቀበሏቸው እርግጠኛ ሲሆኑ በወንዱ በኩል ቤተሰቦቹ የራሳቸውን ድግስ ማዘጋጀት ይጀምራሉ። በሴቷም በኩል ድግስ ማዘጋጀት ይጀምራሉ የሰርጉ ቀን ከተወሰነ በኋላ ማለት ነው። ከዛ በኋላ በሁለቱም ወገን የሚያዘጋጁትን ድግስ ካዘጋጁ በኋላ በተቻለ መጠን ሊያስተናግዱ ወይም ሊጋብዙ የሚፈልጉትን የሰው መጠን ይወስናሉ። ከዛ በኋላ የጥሪ ወረቀቶች ይዘጋጃሉ ማለት ነው። ከዛ የጥሪ ወረቀቶች ከተዘጋጁ በኋላ በተባለው ቀን የሰርጉ ቦታ ይወሰንና ወይም ደግሞ የሰርጉ ቦታ ይጠቀስና እዚህ ቦታ በዚህን ቀን የደስታችን ተካፋይ እንዲሆኑ የልጃችን እና የባለቤቷ የሰርግ ስነ ስርዓት ስለሚካሄድ በዚህን ቀን ተገኝታችሁ የሰርግ የሰርግ ፕሮግራሙ ተሳታፊ እንድትሆኑ የሚል ጽሁፍ የያዘ ወይም ሀሳብ የያዘ የጥሪ ወረቀት ይበተናል። የሚመለከታቸው ሰዎች ወይም ደግሞ ሰዎች ሊጠሯቸው የሚፈልጓቸውን ሰዎች ማለት ነው። ከዛ በኋላ በእለቱ ተገኝተው እንደሚታወቀው በእኛ አካባቢ ከባህሉ አንፃር ሰርጉ ሁለት ቤት ነው የሚደገሰው። ብያለሁ በመጀመሪያ ንግግሬ ወይም ደግሞ መጀመሪያ አካባቢ ከዛ በኋላ የወንዱ ወገን ወደ ሴቷ ቤት ሙሽራዋን ወደ ቤቱ ይዞ ለመሄድ ያውሎ ጋር እያሉ እየጨፈሩ ወደ ሴቷ ቤት ይሄዳሉ ማለት ነው። ልክ ሴቷ ቤት አካባቢ ሲደርሱ በሴቷ ወገን ያሉ የሴቷ ቤተሰቦች እና የሴቷ የአካባቢ ነዋሪዎች አናስገባም ሰርገኛ ደጅተኛ እያሉ ጭፍራ ያደርጋሉ ማለት ነው። ያ ማለት የወንዱ ወገን የሴቷን ሴቷ ሙሽራዋን ለመውሰድ በሴቷ ወገን ያሉት ደግሞ ሙሽራዋን በቀላሉ አናሶስድም ታግላችሁ አሸንፋችሁን ነው የምትወስዱት የሚል አቋም አለ ማለት ነው። ከዛ በኋላ ከፍተኛ ጭፈራ ይደረጋል ትግሎች ይኖራሉ። ከዛ በኋላ የወንዱ ወገን የሴቷን ወገን የሚጨፍሩትን አናስገባም ሰርገኛ የሚሉትን አሸንፎ ወደ ውስጥ ይገባና ሙሽራዋን ይዞ ወደ ቤቱ ይሄዳል። ወይም ግብዣ ካለ ግብዣ ላይ ይሳተፋሉ ከዛ ባሻገር ደግሞ የጥሎሽ ፕሮግራም አለ። ስለዚህ ወንዱ ለሴቷ የሚሰጣት ስጦታዎች ይኖራሉ ማለት ነው። የተለያዩ ቀሚሶች የተለያዩ ጫማዎች የተለያዩ ሽቶዎች የተለያዩ ማጌጫ እና የመሳሰሉት ነገሮችን እንደ ጥሎሽ ይጥልና ልጅቷ ትሰጠዋለች ልጅቷን ይዞ ወደሚመለስበት ወይም ወደ ቤተሰቡ እናትና አባቱ ወዳሉበት ቦታ የእናትና የአባቱ ምርቃት ለማግኘት ተመልሶ ሙሽሯን ይዞ ከሚዜዎቹ ጋር እየጨፈረ ይሄዳል ማለት ነው። ከዛ በኋላ እናትና አባቱ ጋር ከደረሰ በኋላ ስነ ስርዓት ይኖራቸዋል። ስለዚህ ወንዱ ለሴቷ የወርቅ ቀለበት ጣቷ ላይ ወይም የግራ ጣቷ ቀለበት እጅ ላይ ያስገባላታል እሷም ለወንዱ የቀለበት ጣቱ ላይ የወርቅ ቀለበቱን ታስገባለታለች ከዛ በኋላ መጋባታቸው በይፋ ይበሰራል። ግብዣ ይደረጋል ጭፈራዎች ይኖራሉ። ከሞላ ጎደል በአጭሩ በእኛ ሀገር በተለይ በተለይ በእኛ ባህል የሰርግ ፕሮግራም ወይም የሰርግ ዝግጅት በዚህ መልኩ ነው የሚከናወነው ማለት ነው። እንዳልኩት ግን አንድ አይነት ባህል ብቻ አይደለም በአካባቢያችን ያለው የተለያየ አይነት ባህል አለ። ስ ስለዚህ በተለያዩ ባህሎች የሰርግ ፕሮግራሞች በተለያየ መንገድ ይከናወናሉ ማለት ነው። ይሄን ያለው